ከስራ ሰዓት በኋላ ስራው እስከ ተራዘመ እስከ እስካላላቀ ድረስ ካለኝ ሰዓት በኋላ ትርፍ ሰዓት ስራ እሰራለሁ። ምክንያቱም ያው ኑሮን ለመደገፍ ስትል የግድ በተገኘ አጋጣሚ መስራት ብቻ ነው የሚያወጣው። ስለዚህ አዎ እሰራለሁ።

ከምግብ ቤቶች ውስጥ እኔ በጣም የምወደው ዮሐንስ ክትፎ ቤት የሚባል ወደ ሃያ ሁለት አካባቢ የሚገኝ ነው። እሱ በጣም ደስ ይለኛል ትዝታም ስላለኝ በጣም የምወደው ቤት ነው። ጥራት ያለው ነገር ስለሚያቀርብ። ዮሐንስ ክትፎ ቤት በጣም የምወድው ክትፎ ቤት ነው በጣም የምወደው ሬስቶራንት ነው።

ሊክ ችሎታ ብዬ ባለው የሆነ የግሌ ችሎታ ብዬ የማስበው ብዙ ጊዜ ያው አልፎ አልፎ በተገኘው ነገር ስዕል መሳል እወዳለሁ። ከዛ የተለየ እንትን የለኝም እንደማንኛውም ሰው ኖርማል ችሎታ ነው ያለኝ። ልዩ ከሆነ ነው ያው ሰው መሳል